የመጠጥ ውሃ ከየት ታገኛለህ ለሚለው ጥያቄ የመጠጥ ውሃ ማገኘበት መንገድ ከቧንቧ ነው። አብዛኛውን ጊዜ የመጠጥ ውሃ ማገኘውና የቧንቧ ውሃ ደግሞ ጊዜ እና ና አንዳንዴ ይጎላል ለዛ የታሸገው ውሃዎችን መጠቀም አንዳንዴ ግድ ይላል ማለት ነው። ስለዚህ የቧንቧ ውሃ አብዛኛውን ጊዜ ክሎሬን ማለት ይሄ የውሃ ጋር ካልተጨመረበት በስተቀር የምትጠጣ አይደለም በጣም ማለት ለጤና ይክል በጣም መጥፎ ነው። ማለት እንደ ማንኛውም አሁን የታሸገ መጠጥ ካልሆነ እንደውም ይሄ የወንባ ውሃ ከምጠቀም ማለት አሁን የተጠራቀመውን ውሃ ከምትጠቀም። ይሄ እንትን ቢደረግ አሁን ለምሳሌ የተጠራቀመው ውሃ ይልቅ የእንትኑ ውሃ ይልቅ ሯጭ ውሃ ይሻላል ምክንያቱም ፍሬሽ ስለሆነ ማለት ነው ያ የተጠራቀመ ውሃ ትልቁ ችግር ምንድነው? እዛ ስትጠራቀም ሲቆይ አልጋይ ይፈጠራል አልጋይ ከተፈጠረ ደግሞ በውሃ አጋር እንትን ካልተደረገ በስተቀር ለሰው ልጅ በጣም አስጌ ደረጃ ላይ ሊያደርስ ይችላል ማለት ነው። የሰውነት ስለዚህ እንደዚህ አይነት ነገሮችን እንዳይፈጠር እያንዳንዱን ነገር የምቆጣጠር እና የመከታተል የመንግስት አካላት አሁን ለምሳሌ ውሃን የሚያዳርሰው መንግስት ስለሆነ ዋና አንዳንዴ ንጹህ እንትኖች የሚያደርሰው መንግስት ስለሆነ መንግስት ደግሞ በዚህ ጉዳይ ላይ ሀላፊነቱን መውሰድ ግድ ይላል ማለት ነው። ሀላፊነቱን ካልወሰደ በጣም አስቸጋሪ ነው የሚሆነው ስለዚህ መንግስት እንደ መንግስት ማድረግ የሚገባው ነገር ምንድነው? ለህዝቡ ንጹህ ውሃ ንጹህ የመጠጥ ውሃ እና ደግሞ በየጊዜው የታንከር የውሃ ታንከሮችን የመቆጣጠር እና የመከታተል ነገሮችን ቢፈጠሩ በጣም መልካም ነው። ምክንያቱም በየድኑ በየ ብዙም ሳይቆይ የሚል የብልሽት ሊያጋጥም ይችላል ብልሽት ብቻ ሳይሆን ማለት የሆነ በውሃ ውስጥ ተጠራቅሞ ውሃ ውስጥ የተለያዩ ቆሻሻ ነገሮችም ሊገቡ ይችላሉ ስለዚህ ጥንቃቄና ኢጥበት ያስፈልጋል ማለት ነው። ቶሎ ቶሎ በማጠብ ነገሮችን እንትን ማለት ማስተካከል አለበት። አሊያ ደግሞ ይሄ በተለይ አሁን ለምሳሌ ረጅም እንትን ረጅም ከረጅም ቦታ የሚመጡ ወንዞቹ ማለት ውሃዎቹ ትልቁ ችግር ይሄ የእንትን ችግር ነው። አሁን የቧንቧ ቱቦዎቹ ይበላሻሉ ሲበላሹ ምንም እንትን የሚደረግ ነገር ስለሌለ መንግስት በዛም ጉዳይ ላይ አሁን ለህብረተሰቡ ንጹህ ውሃ የማደርስ ጉዳይ እስከሆነ ድረስ ሁሉንም ነገር በተለያዩ መንገዶች የማሳካት እና የመስራት አቅም መኖር አለበት ማለት ነው። ዝም ብሎ አሁን ለምሳሌ ንጹህ የመጠጥ ውሃ ለስም ማዳረስ እና ጥራቱን ጠብቆ ህዝቡም ደግሞ ተጠቃሚ የሚሆንበትን መንገድ ማመቻቸት ከመንግስት አካላት የሚጠበቅ ግዴታቸው ነው። ስለዚህ አንድ መንግስት መንግስት ነው ወይም የአስተዳደር ነው የሚባለው የህዝቡን ጥያቄ የልማት ጥያቄ መፍታት ሲችል ነው ማለት ነው። ስለዚህ ልክ እንደዛ የመጠጥ ውሃዎችን ለየቀበሌውና ንጹህ ውሃ መጠጣልኝ ሰፈር ማዳረስ ግዴታ አለበት ማለት ነው። መንግስት ስለዚህ መንግስት እንደ መንግስት ሁሉንም ነገር ግዴታዎቹን ተቀብሎ የማስተካከል እና የነገሮች በቶሎ እንትን ለማድረግ ወይም የሚከታተሉ አካላትን በማፍራት የአንዳንዱ እንቅስቃሴ አሁን ለምሳሌ ውሃ ታንከሮችን መቆጣጠሪያ እንትኖቹ ልበላሹ ይችላሉ። የተለያዩ የውሃ ባለሙያችሁ በመስመሩ ለህዝቡ ተደራሽ የሚሆኑበት የሚያም ማለት የሚያደርጉበትን መንገድ በማመቻቸት መንገዱ ጥሩ እንደሆነና የተለያዩህ የ የመጓጉዣ እንትኖችን በመጠቀም ይሄ ደግሞ ቱቦዎችን በመግዛት ተለያዩ ግዢ በመፈፀም ለህዝቡ የውሃ ተጠቃሚነትን ማረጋገጥ አለበት። ከዛም አልፎ ተርፎ ደግሞ የውሃ መጠኑ ዝቅተኛ ወይም ማለት ለብዙ ሰው የማይደርስ ከሆነ ሌላ አዳዲስ ዝርጋታዎችን እና ታንከሮችን ለህዝቡ የመጠጥ ውሃ የማዳረስ ስራ ሀላፊነት አለበት ማለት ነው። በመንግስት ላይ መንግስት ይሄን ካደረገ መንግስት እንደ መንግስት ያው ትክክለኛውን ስራ ይሰራል ማለት ነው። አልያ በጣም ከባድ ሊሆን ይችላል።

ዛሬ የመጀመሪያ ምግብህ ምንድነው? ስላ ያለኝ የመጀመሪያ ምግቤ። ጠዋት ፍርፍር ነው የበላሁት ፍርፍር በፋስታ ማለት ነው ፍርፍር በፋስታ የተሰራ። በላሁ ከዛ በኋላ ደግሞ ትንሽ ቆይቼ ደግሞ እንትን በላሁ ማለት ነው። እንቁላል ፍርፍር ብቻ እና ያንን እንትን ሳደርግ ማለት በጣም ደስ ብሎኝ ነው ያደረኩት። እና አንዳንዴ ማለት እንዲህ አይነት ቁርሶቹ በጊዜ አሁን አብዛኛውን ጊዜ። ቁርስ በጊዜ ያለመድረስ የችግሮቹ እንዲፈጠራለሁ አም ይከሰታሉ ማለት ነው። ያ አንዳንድ ቁርስ የሚያዘጋጁ ልጆች በጊዜ ማማለት በጠዋት ተነስተው ያን ነገር ያለማድረግ ያለመስራት እና። ትኩረት ያለ መስጠት ጉዳይ አሁን ለምሳሌ ቤት ውስጥም ሆነ ያው ውጪ ጥላቻ ወይም የሆነ ቤት ውስጥ ባልና ሚስት ሊያጣላ የሚችል ጉዳይ ነው ማለት ነው። ስለዚህ ያን ነገር ለመቅረፍም ሆነ እያንዳንዱን እንትን ለማለት። አሁን ሴቶች ወይም ማለት የቤት የሚሰሩ ልጆች ጥንቃቄ ለሁሉም ነገር በጣም አስፈላጊ ነገር ነው። ጥንቃቄ ሲደረግ ባልም ቢሆን አሁን በጊዜ ወደ ስራ ቦታ እንዲሄድ ከተፈለገ ሚስቴውም ቢትሆን በስራ ማለት ጠንካራ ሰራተኛ እንድትሆን የሚያደርገው ጠዋት ተነስቶ የሚሆነውን ነገር በጊዜ ሁሉንም ነገር። ማድረግ እና በጊዜ ቅደም ተከተል ሁሉንም ነገር ማድረግ አስፈላጊ ነገር ነው። አሁን ቁርስ በጊዜ የማይደርስ የሆነ ደግሞ ምሳ በጊዜ የማይደርስ ከሆነ በጣም አስቸጋሪ ሊሆን ይችላል ማለትነው። ለስራው በጣም አስቸጋሪ ሊሆን ሲል የሚችል ማንም ሰው ቢሆን አሁን ቤት ውስጥ የሚኖር ሰው ወይ ይባል ማለት ድርሻውን መውሰድ አለብን ማለት ነው። እንዲህ አይነት ነገሮች እንትን ሲል በድርሻው ውስጥ የእያንዳንዱን ነገር መስራት አለበት ማለት ነው። አሁን አንድ ሰው ላይ ብቻ የሚተው ከሆነ ይሄ ስራ ሄዶ ሄዶ ሌላ ፌለሪቲ ሊያስከትል ስለሚችል ነገሮቹን በተለያዩ አቅጣጫ ማየት አስፈላጊ ነገር ነው ማለት ነው። አሁን ምግብ የማብሰል ልምድ ምናምን ከሌለ ሰው አሁን እየአንዳንዷን ማለት ነገሮችን በሰው አማካኘት ወይም በሌላ ወይም በውጭ ሄዶ የሚበላ ምናምን ከሆነ በጣም አስቸጋሪ ነው የሚያደርገው ማለት ነው። ስለዚህ እያንዳንዱን ነገር እንደማንኛውም ሰው ጥንቃቄ የሚያስፈልጉ ነገሮች ሁሉ ጠዋት ቁርስ በመስራት እንደዚህ በማድረግ አሁን ህፃናት ለምሳሌ ትምህርት ቤት የሚሄዱ ከሆነ ለህፃናትም ምግብ አዘጋጅቶ ወደ ትምህርት መላክ ማለት ነው። ይሄ ሁሉ ምንድነው በጠዋቱ ሰው ተነስቶ ቁርስ የሚሰራ ከሆነ ነው ማለት ነው። የማይሆን ከሆነ በጣም አስቸጋሪ ነው የሚያደርገው ለዛ ቁርስ የምሰራ ሌላ እንደውም አዲስ ማለት አንድ ሰው የግድ መቀጠር አለበት ማለት ነው። ቁርስ ሰርቶ ምሳ ሰርቶ የምሳ ሌላ ማለት ለምግብ አዘገጃጀት ብቻ አንድ ሰው ያስፈልጋል ማለት ነው። ስለዚህ የሚግብ አዘጋጃጀት ኮርስ የወሰደ ወይም የተማረ ሰው አንድ በጣም ነው የሚያስፈልገው እኔ ልብስ ምናምን ወይም ሌሎች ስራዎችን የሚሰራ ሌላ አንድ ሰው ያስፈልገናል አጠቃላይ በቤት ውስጥ ብዙ ሰው ሊያስፈልግ ይችላል ማለት ነው። ይሄ የሚያስብ እንትን የሚያደርገው ምንድነው? ሰው ልጅ የእያንዳንዱን አሁን ለምሳሌ እንቅስቃሴ የሚሆን ማለት የሚደረጉ ነገሮች ከምግብ ጋር ነው። አሁን ምግብ ሳይበላ የሚኖር ሰው አንድም የለም ስለዚህ ምግብ መብላት ግድ ይላል ማለት ነው። ስራ ለመስራት ስራውን በጉልበት በሃይል እና በአቅም ለመስራት የግድ ምግብ ያስፈልጋል ስለዚህ ምግብ የሚያስፈልግ ከሆነ ደግሞ ምግብን የሚሰራ ሰው በጠዋቱም ይሁን በ በቃ የሚያስፈልግበት ሰዓት ላይ ምግብ አዘጋጀት ዙሪያ አንድ ሰው ግዴታ መኖር አለበት ማለት ነው

በዶቃ መፍጨት ታውቃለህ እኔ በዶቃ ሚለው እንትን ትርጉሙ ሲመስለኝ በድንጋይ አሁን ሁለት ድንጋይ አሁን እንትን አርጐ የሚፈጭ አሰራር ማለት ነው። እና ያ አሰራር በተለይ ገጠራማ አካባቢ ሴቶች የሚያደርጉት አፈጫጭ ስርዓት ማለት ነው። አሁን ለምሳሌ ይሄል ምናምን አሁን ኦፍጮ ቤት አደለም ወይም ማሽን የሚፈጭ ማሽን የለም። ስለዚ በእጃቸው እያንዳንዷን ነገር ፈጭቶ ለምግብነት ሚጠቀሙትን ነገር ለተለያዩ አሁን ለምሳሌ ወደ ትላልቅ ሰርግም ይሁን ለተለያዩ ድግሶች በእጅ የተሰራውን በእጅ ተሰርቶ ነው ሚፈጨው ማለት ነው። አሁን ስለዚ ገጠር ላይ አብዛኛውን ጊዜ ሰዎች በእጃቸው ነው አሁንም ቢዎን ያ አሰራር አልጠፋም ማለት ነው። እና አንዳንዴ ገጠር ምናምን ስውል ያን ነገሮችን ሰዎች ሚሰሩትን እያንዳንዱን ነገር የማየት እድል አገኛለውኝ ማለት ነው። እና በተለይ በተለይ አሁን ገጠራማ አካባቢ መስረት ልማት ያልደረስባቸው ቦታዎች እንዲ አይነት እንትኖችን በእጅ የሚሰሩ ነገሮችን ሁሉ ማረግ ማለት የእጃቸው እያንዳንዱን ሚፈጩ ነገሮችን በእጃቸው ፈጭተው ይጠቀማሉ ማለት ነው። እና ያ አፈጫጭ ስርዓቱ በርግጥ ከባድ ሊሆን ይችላል። እና አንድን ነገር ከማድረግ በፊት እያንዳንዷን ነገር በቅድሚያ ተከተል ሁኔታ በማስቀመጥ አሁን ለምሳሌ ደረቅ ነገሮች አሁን ለምሳሌ ይሄ እህል ነገሮቹን ሚፈጭበት ሎቃላይ ሌላ አሁን ማለት እርጥብ የሆኑ እንትኖቹ ሚፈጩ ከሆነ ለማድረቅ ጊዜ ስለሚወስድ ሁለት ቦታ አሁን ለምሳሌ ሁለት ቦታ ላይ ይፈጫሉ ማለት ነው። ያ አሁን እርጥብ የሆነው ነገር እንትኑንም አሁን ለምሳሌ ምፈጨውን እንትን ዶቃውን እርጥብ ያረጋል ማለት ነው። አሁን ውሃ በውሃ ላይ ዱቄት ማለት ይሄንለአመት ሲንዴ ሚፈጨ ከሆነ ሲንዴ አተር የተለያዩ እንትኖቹ አተር አሁን በተለይ ሚፈጨው ሽሮ እንትን ለማድረግ ማለት ነው። እሱ ይቆላል ከተቆላ በኋላ የአንዳንዱ ይሄ ክኩ ይወጣል ማለት ነው። ከዛ ከአተሩ ክኩ ከወጣ በኋላ ይፈጫል ማለት ነው። ስለዚ በክኩ መሰረት መፍጨት እንደማለት ነው። አሁን ያ ሚደረገው ገለባው ራሱን የቻለ በሌላ መንገድ ይወጣል ስለዚ ያን ነገር እንትን ሲያደርግ ሲያወጣ ማለት ነው። በተለያየ መንገድ ያወጣል ማለት ነው። አሁን እንትን ነገሮቹ ሲወጡ የተበላሹ ማለት ወይ እንትን ገለባ ነገር ሲወጣ ሚወጣው እንዴት ነው? እንቲኑን ገለባውን ያጣራል ማለት ነው። ካጣሩ በኋላ ነው። ወደ እንትን ሚገቡት ስለዚ ያ የሆነው ሰዎቹ አሁን ለምሳሌ ሚሰሩትን ስራ በጥንቃቄ እና በተለያዩ እንትኖች ማድረግ ይሏችኋል ማለት ነው። አሁን ያን ነገር በጥንቃቄ የማያደርጉ ከሆነ ሲፈጭ ሰውን እንትን ሚያደርገው ወይም ማለት ሚረብሽ ነገሮቹ ሊፈጠሩ ይችላሉ። የሚረብሽ ሲባል ለጤንነትም አስቸጋሪ የሆኑ ነገሮች ሊፈጠሩ ስለሚችሉ ያን ነገር ጥንቃቄ መውሰድ አስፈላጊ ነገር ነው ማለት ነው። ሶ ለዛ አንድ ሰው ነገሮችን እንትን ለማድረግ አፈጫጭ ስርዓቱን ቅድመ ተከተሉን እንትን ብሎ በማድረግ ግድ ይላይ ማለት ነው። ስለዚ አንድ የምፈጭው ነገሮች የተለያዩ ወጥኖቹን በተለያዩ መንገድ ማስኬድ ያስፈልጋል ማለት ነው። ሶ ይሄ ሚሆነው ነገር ምንድነው? እንትኖቹ አሁን ምፈጪው ነገሮቹ እንትን ከሆነ ቀዝቃ ማለት እርጥብ ያለ ወይም የሆነ በጣም እንትን ያልደረቀ ነገር ከሆነ እንትኑን ያበላሻል ማለት ነው። ሚፈጨውን መፍጫ እቃውን ስለሚያበላሽ ሰው ባይጠቀም መልካም

ቢሮ ማለት ጽህፈት ቤት ማለት ሲሆን ጽህፈት ቤት ወይም የተለያየ ትላልቅ ያሉ አሁን ለምሳሌ ከ ቢሮ አሁን ታች ታችኛው የሚያዋቅር ጽህፈት ቤት ይባላል ከዛ ወደ ላይ ከፍ ሲል መምሪያ ይባላል ከፍ ሲል ደግሞ ቢሮ ይባላል አሁን ለምሳሌ ወረዳ አካባቢ ጽህፈት ቤቶች ናቸው የሚባሉት ይሄ ዞን አካባቢ ደግሞ መምሪያ ተብሎ ነው የሚጠራው። ክልል አካባቢ ደግሞ ቢሮ ተብሎ ነው የሚጠራው። እና ከፍ ይላል ማለት ነው። አሁን ካለበት ከ ከሚሰጠው ቦታ አኳያ ቢሮ ማለት ከፍታ ያለበት ማለት ከ ከጽህፈት ቤት ያለፈ ከመምሪያም ያለፈ ከፍ ያለ ደግሞ ከሚኒስተር መስሪያ ቤት ደግሞ ዝቅ ያለ ማለት ነው። አሁን ሚኒስተር መስሪያ ቤት እና ቢሮ አይገናኙም ማለት ነው። ቢሮም በክልል ክልል ከተሞች ላይም የክልል ዋና ቢሮዎች ናቸው። የሚባሉት እና ሚኒስቴር የሚባሉ ደግሞ በሀገር ደረጃ የምትጠሩት ናቸው ማለት ነው።

እባክህን ማለት ትህትና የተሞላበት ሰውን አጠያየቅ ስርዓት ማለት ነው። አሁን ለምሳሌ እባክ ህ ስል ትህትና የተሞላበት ሰውን የመለመን አዝማሚያ ያለው ያጣየቀኝ ስራት ነው። ይሄን ታደርግልኝ እባክህ ይሄን ታደርግልኝ ይላል። ይሄ ደግሞ እባክህ ምንድነው? በትህትና ሰውን የሆነ ነገር መጠየቅ ማለት ነው

ልብ የሚባለው ሰው የሚያስብበት አንድን ነገር የሚያቅድበት ልብ ይባላል። ልብ ከአእምሮ የሚበልጥ ሰዎች አሁን ሲያወሩ ከአእምሮ የሚበልጥ በቃ የሆነ የማሰብ ችሎታ ያለበት ልብ ማለት ነው። ልብ ሰው ልጅ በጣም ወሳኝ ነገር ነው ልብ ያለ ሰው አንድን ነገር ማድረግ ይችላል። ስለዚህ ልብ መባል አእምሮ እንደማለት ነው አእምሮ የሚል ቃላት። ልብ የሚለውን ትርጉም ሊሰጥ ይችላል

አውሎ ንፋስ ማለት ከፍተኛ የሆነ ከውቅያኖስ የሚነሳ ንፋስ የሚመጣ ወጀብ ና ንፋስ ማለት ነው። ወይም በጣም ሀይል ያለበት ማለት ነው

ልጥፍ ማለት አንድን ነገር መለጠፍ ማለት ነው ወይም የተለጠፈው ያለ ነገር። ልጥፍ ይባላል ሂደቱ ማለት ነው ወይም የምለጠፍበት ሂደት ልጥፍ

ልምድ ማለት በተለያዩ ነገሮች ላይ ልምድ ማካበት ማለት ነው

የተጠቃሚ ስም ማለት አንድን ነገር የምጠቀም የሰው ስም ማለት ነው

ኢንተርኔት ማለት አንድ ሁለት ነገሮች ሲገናኙ በኢንተርኔት አማካኝነት ወይም በበይነ መረብ ማለት ነው በበይነ መረብ። ሁለት ነገሮቹ ወይም ሁለት ኮምፒውተሮቹ እርስ በእርስ ተገናኝተው የሚያወሩ ከሆነ ያ በየነ መረብ ወይም ኢንተርኔት ይባላል